ቤቴን በተለያዩ ነገሮች በተለያዩ ጌጣ ጌጣ አስውበው አለው። ቤት ቤቴን እንዲታየኝ ነው እንደዚህ የሚለኝ እና ቤት ለመስዋብ ሁሌም ተግቼ ነው የምሰራው። ቤት ለማጽዳት

አስተየየት መቀበል በጣም ደስ ይለኛል ይመቸኛል። አስተያየት በጣም ጠቃሚ ነገር ነው። ያለህን ድክመት እና ያለህን ጥንካሬ ለማወቅ ከጓደኞችህ አስተያየት ሁሌም መቀበል ደስ ይለኝ ይለኛል። የእነሱን አስተያየት። አሪፍ ነው

ቀጥሮ ወይም ቀን አብዛኛው የምመገበው ምግብ ብኖር በምሳ ሰዓት የተለያዩ የአትክልት እና የአትክልት ውጤቶች ነው የምበላው። አብዛኛው ፓስታ በአትክልት ፓስታ ነው የምመገበው

"በብዙ ሰ ሰነዶች ታዘጋጃለህ?" ሰነዶች በብዛት አላዘጋጅም። ስራዬ ብዙ ከሰነዶችና ከመዝገብ ቤት የተያያዘ አይደለም እና ለዛም ብዙ የሰነዶች ማዘጋጀት ልምዱ የለኝም፣ እዛ አልሰራም።

በመስመር ላይ በላይ ቪዲዮ አልመለከትም። በመስመር ላይ ቪዲዮን መመልከት በጣም መጥፎ ነገር ነው። ለተለያዩ አደጋዎች ሊያጋልጥ ሊያሳጣ ሊያጋልጠኝ ስለሚችል እኔ በመስመር ላይ ቪዲዮ አልመለከትም። እና ተጠንቅቄ ነው የምጓዘው።

ታሪክ መንገር በጣም እወዳለሁ። በተለይ የሀገሬ የኢትዮጵያ ታሪክ በተ ከተለያዩ ከጥንት ጀምሮ ከአክሱም ጀምሮ እስከ ላሊበላ ከ እስከ ጎንደር። የኢትዮጵያ ታሪክ መተረክ ደስ ይለኛል ይመቸኛል

ሩዝ ብዙ አልወድም። እኔ በብዛት የምወደው ምግብ የፓስታ መኮረኒ እንጂ ሩዝ ብዙ አልመርጥም አልወደውም።

እኔ የምተኛበት ሰዓት አብዛኛው ጊዜ ማታ ከአራት እስከ አምስት ሰዓት ባለው ሰዓት ነው የምትኛው አልፎ አልፎ እስከ ሰባት እስከ ስምንት ሰዓት ሌሊት እቆያለሁ። የሚጠና ነገር የሚነበብ ነገር ሲኖረኝ ማለት ነው። እስከ ስምንት ሌሊት እቆያለሁ

የክላውድ ማከማቻ ትጠቀማለህ? የክላውድ ማከማቻ አልጠቀምም። እኔ ምን በተለይ የክላውድ ማቀማቻም አልጠቀምም በብዛት። እና ለዛም ብዙ እ ደስ አይለኝም። ከሴክውሪቲ አንፃር

መስኮትህን ክፍት ትተወዋለህ? መስኮቴን እኔ ክፍት አልተውም ማለት። ለደህንነት ለስርቆት ብዙ ሌቦች ምናምን ስለ ስለሚኖሩ መስኮትን መስኮቴን ዘግቼ ነው። የምሄደው

ገንፎ እበላለሁ በደንብ እወዳለሁ። በተለይ ደግሞ ገንፎ በቅቤ ከተሰራ ቅቤ ከገባበት በጣም በጣም በጣም ይጣፍጣል። እና ገንፎ ከተሰራ በጣም እወዳለሁ። እበላለሁ

ምን ያህል ጊዜ ስብሰባ ታደርጋላችሁ በወር? ሁለት ጊዜ ነው ስብሰባ የምናደርገው። የስራችን ሂደት ለመገምገም አለቃችን በሁለት ሳምንት አንዴ በወር ሁለት ነው። ስብሰባ የሚጠራንና በወር ሁለት።

እኔ የምወደው ሙዚቃ አብዛኛው የድሮ ሙዚቃዎች ሆነው በድሮ የተዘፈኑ ዘፈኖች የፍቅር ዘፈኖች እና የፍቅር ነክ ሙዚቃዎች በጣም ነው የምወደው። የ ድሮ የሆነው።

የቀረ ምግብ ትበላለህ? የቀረ ምግብ አዎ ብዙ ካልተበላሸ የማታ ለጥዋት ብዙ ቀን ካልቆየ ካልሸተተ ምናምን ምንም ካልሆነ የቀረ ምግብ እበላለሁ። ደስ ይለኛል።

የምወደው መጠጥ የምትወደው መጠጥ ምንድነው? እኔ የምወደው አብዛኛው ባህላዊ መጠጦች እንደ ጠጅ እንደ ሜስ እንደ ጠላ ያሉ የኢትዮጵያ ባህላዊ መጠጦችን እወዳለሁ። ከዛ በተጨማሪ ቢራ እወዳለሁ።

ፀሀይ ስትጠልቅ መመልከት ትወዳለህ? አዎ በደንብ ፀሀይ ስትጠልቅ። ሁሌም እየናፈቅኋት እየናፈቅኋት ነው የምሸኛትና ስለዚህ ፀሀይ ስትጠልቅ መመልከት ያደብዛዛ ብርሃኗን። ወደ ጨለማ ሲቀየር ማየት ደስ ይለኛል የሚችል

አዎንታዊ አስተያየት ተቀብሎ ታ ተቀብለህ ታውቃለህ? አዎ። አዎንታዊ አስተያየት መቀበል በጣም ደስ ይለኛል። ከ በተለይ ከጓደኞቼ ጋር። የሚ የሚሰጡኝን ምክር እና አወንታዊ አስተያየት። እቀበላለሁ ከቤተሰቦቼ ከወላጅ ዘመዶች የሚሰጡኝ አስተያየቶች ሁሌ እቀበላለሁ። እና አዎንታዊ አስተያየት መቀበል በጣም ጠቃሚ ነገር ነው።

ሃይማኖታዊ ግብር ታከብራለህ? አዎ እንደ ማህበረሰቡ አዲስ አመት እና የተለያዩ በዓላት ሲኖሩ እኔም ሃይማኖታዊ ግብር አከብራለሁ። ከማህበረሰብ ጋር በተቻለኝ መጠን መጠን እኔም ተሰጣፊ እሆናለሁ። በብዛት በዓላትን አከብራለሁ።

ሞዶ የበአል በዓል ከአመታት ሁሉ ከአመት ሙሉ በዓላት እኔ ደስ እሚለኝ በጣም በጉጉት እምጠብቀው በዓል ቢኖር ልደት አለ ገና ማለት ነው። ሌላኛው ደግሞ አዲስ አመት አለ። ሶስተኛው ደግሞ ትንሳኤ አለ እነዚህ ሶስት በዓላት ብጣም ነው። ደስ እሚሉኝ

ግጭቶችን ማስተካከል ትችላለህ? አዎ ግጭቶች ሲፈጠሩ በጓደኞቼ መካከል በማህበረሰቡ መካከል የሚፈጠሩ የተለያዩ ግጭቶችን። ማስታረቅ እና። እነዚህ ግጭቶችን። ግጭቶችን እንዳይነሱ ማድረግ እችላለሁ።

የምወደው መክሰስ ምንድነው? ቀለል ያሉ እንደ ቦንቦሊኖ ሳንዱች አይነት አይነቶች አሉ እነዚያ ቀለል ያሉ እንደ ቺፕስ እና ሳን ቺፕስ አይነት ፋስት ፉዶች። ከመንገድ ምናምን ወክ እያደረኩኝ እነዛን እየበላሁ ገዝቼ እየበላሁ መወክ ማድረግ እና መዝናናትም ደስ ይለኛል